ዛሬ ዛሬ ማለት ያው ሁላችንም በምንኖርበት የዛሬው ቀን እንደማለት ነው እና በተለያዩ ዛሬ በጣም አሪፍ በሚባል መልኩ ከጧት ጀምሬ ጥሩ የሚባል ቀን እያሳለፍኩ ነው። ዛሬ ጠዋት ተነስቼ የተወሰነው ስፖርትን ሰርቼ። ከዛ ቁርሴን በልቼ ሁለት ሰዓት ሲሆን ደግሞ ወደ ስራ ቦታዬ ሄጄ ለምሳም ተመልሼ ከጓደኞቼ ጋር ከስራ ባልደርቦቼ ጋር ደስ የሚል ጊዜ አሳልፌ። አሁንም ከእነሱ ጋር እያሳለፍኩኝ ነው አሁን ወደ መውጫዬን ሰዓት እየተቃረበ ነው። የዛሬም ማለት ነው እና ዛሬ ቀን በዚህ መልኩ እየሄድኩኝ ነው በጣም ደስ ብሎኛል። አሁን ከጓደኞቼ ጋር ሰብሰብ ብየ በእግር ጉዞ እየተንቀሳቀስን ነው የምንሄደው ትንሽ የእግር ጉዞም እናደርጋለን። በጣም ደስ የሚል እንደሚሆን ተስፋ አደርጋለሁ። ምክንያቱም ሁሌም በጣም ጥር በሚባል ነው ማሳልፎ ቀኖቼ ማለት ነው። እና ዛሬ በዚህ መልኩ ነው ቀኑን እያሳልፍኩ ያለሁት የተለያዩ ጓደኞቼም በተለያዩ በስልክም ተደዋውለን የተገናኘንበት ቀን ነበር። እና ሰኞ ብዙ ጊዜም ስራም ስለሚበዛብኝ በስራ ቦታዬም እንደ ወትሮ ስራ አልበዛብንም ነበር እና አንዳንድ ሰዎች ብቻ ነበር የመጡብን እዛ ላይም በጣም ጥሩ የሚባል ጊዜ ነበር። ያሳለፍኩት በጣም ጥሩ ነገሮችን አሳልፈን አብረን በጣም ብዙ ስራዎችንም ነበር የሰራነው እና በጣም ደስ ብሎኝ ነበር። የዛሬ ያዋልኩት ማለት ይቻላል በአጠቃላይ ስለዚህ ዛሬ በዚህ መልኩ ነው ያሳለፍኩት ያለው ማለት ነው። እና ዛሬም ብዙ ጓደኞቼም እንዴት እያሳለፋችሁ ነው ብዬ ስጠይቃችሁ ነበር? ዛሬ በጣም ቀለል ያለ ቀኑና ደስ የሚል ቀን እንዳሳለፉ ነው አብዛኞቹ የነገሩኝ። በጣም ደስ ብሏቸው እንዳሳልፉን ነው የነገሩኝ። እና በጣም እኔም ወድጄዋለሁ ስለዛሬ ቀኑ በጣም ደስ ብሎኛል። እነሱም ያሳለፉበት እኔንመ ያሳልፍኩበት ቀን በጣም ተመሳሳይ እና በጣም ደስ የሚል ስለሆነ በጣም የተለየ ቀን አድርጌ ነው ያሰብኩት ማለት ነው። እና የዛሬ ቀናችን በዚህ መልኩ ነበር ያለፈው ያለው አሁንም ያው ወደ መገባደ መገባደጃው እየደረሰን ነው በጣም አሪፍ ነው። የማታውም አሪፍ እንደሚሆንልን በጣም ደስ እያለኝ እጠብቃለሁ ማለት ነው። ዛሬም በጣም የጾም መጀመሪያ ቀንም ስለሆነ አብዛኛው ሰው በጣም ደስ ብሎት ከሃይማኖቱ ጋር የሚገናኝበት ከፈጣሪው ጋር የሚያመሰግንበትን ጾም አብይ ጾም የሚባለውን ስለተጀመረ። በጣም ብዙ ከጎን ያሉ ቤተሰቦቼ በጣም ደስ ብሏቸው ጓደኞቼም በጣም ደስ ብሏቸው በጣም እያወራንበት ያለን አጋጣሚ ይኖራል ማለት ነው። እና ዛሬ ሰኞ ነው በጣም ደስ ይላል ቀኑ። ቀኑም የካ ዘጠኝ ነው በጣም ደስ ይላል። ብዙ ጊዜንም በጣም ጥሩ ስራዎች የምሰራበት ወቅት ነው። ይሄን በጣም እወደዋለሁ ሁሌም ብዙ ጊዜ ሰውን የሚደሰትበት የሚጨፍርበት የተለያዩ ድግስ የሚደግስበት የተለያዩ ሰርጎችን የሚበዛበት ነው። እኛ አካባቢ የዛሬው ቀን እና እንደዚህ የካቲት አካባቢ ይሄ ጥረት የማሳይ ስለሆኑ በጣም ብዙ ጊዜ ሰውን የሚደሰትበትን ስለሆነ ብዙ ስራዎችንም የሚንቀሳቀስበት ብዙ ቦታዎችንም አሪፍ የሚባሉ እንቅስቃሴዎች የሚንቀሳቀሱበት ቦታም ስራም ስለሆነ በጣም ደስ ብሎኝ ነው። የዋለው በስራዬ ቦታም በጣም አሪፍ የሚባል ስራን እየሰራን ነበር ያሳለፍነው። ከወትሩ በተለየ መልኩ ጥሩ ሽያጮችን የምናገኝበት ከወትሮ በተለዩ ጥሩ አዳዲስ ድንበኞች የምናገኝበት ከጥሩ ከብዙ ሰዎች ጋር የምንተዋወቅበት ከብዙ ሰዎች ጋር እርስ በእርሳችን አዳዲስ ነገሮችን የምንቀያየርበት አዳዲስ ልምዶችን የምንቀያየርበት ለስራችን እድገት ሌተ ተቀን የምንሰራበት ነው። እና የዛሬ ቀኑን በዛ ልክ በጣም በተለያየ መልኩ ነበር እያሳለፍን ያለነው። አሁንም ያው እንደ ቀኑ እንደ ጅማሬ በጣም አሪፍ ቀን ሆኖልኝ እንደሚያልቅ በጣም ተስፋ አደርጋለሁኝ። ለነገም በደንብ እንደምዘጋጅና ጥሩ በሚባል መልኩ ለመዘጋጀች እንደወሰንክ ነው የማሳየው ማለት ነው። እና ዛሬ በዚህ መልኩ ነው በጣም ደስ ይላል መንገዱ ሁላ በጣም ደስ የሚል ቀለል ያለ። ብዙ ጊዜ ሰኞ ሲሆን ቀናቶችን በጣም ሰውን ከተለያዩ እረፍት ስለሚመጣ ለመስራት ምናምን ይደብረዋል እና የዛሬው ግን በጣም ቀለል ብሎኝ ነበር የምሰራው ቀለል ብሎኝ ነው እየሰራሁ ያለው። ብዙ ጓደኞቼም የስራ ባልደርቦቼም በጣም በዛ መልኩ ነው እያየኋችሁ ያለሁኝ በጣም ደስ ብሏቸው። አዳዲስ የሚመጡ ደንበኞቻችንንም በጣም ጥሩ በሚባል መንገድ እያስተናገዱ። ያሉትን በጣም ስራ ቢበዛብን ራሱ ነገር ግን ቀለል ባለ መንገድ ሁላችንም ለመስራት እየሞከርን ያለንበት አጋጣሚዎች ነው ያለን ማለት ነው። እና ዛሬ ቀኑ በዚህ መልኩ እየሄደ ነው። በጣም ደስ የሚል በጣም ቀለል ያለ ሁላችንም የወደድነው ያለነው። ሁሌም እንደዚህ አይነት ቀናቶችን ብናሳልፍ ሁሌም እኔ ሚኒታችን የሆነ እና በጣም የሚያምር አይነት ቀን ነው ያሳለፍን ያለነው ማለት ነው። እና የዛሬ ቀናችን በዚህ መልኩ ነው የተካሄደ ያለ በዚህ መልኩ ነው ያሳለፍነው። ያለነው በጣም ደስ የሚል አስፈላጊ የሆነና ደስ የሚል ቀን ነገም በዚህ ልክ እንደዛሬ በጣም አሪፍ እንደሚሆን እናመሰግናለን ማለት ነው። እና ዛሬ ማለት አሁን ዛሬ አሁን እየኖርንበት ያለነው ቀን። አሁን እየኖርንበት ያለነው ሰዓት አሁን እየኖርንበት ያለነው እለት ማለት ነው። እና ዛሬ በጣም ደስ የሚል ነው በዚህ መልኩ ነው የምገልጠው። የዛሬ ቀን ማለት ነው። እና ዛሬ ማለት አሁን ማለት ነው ዛሬ ማለት ዛሬ የምኖረውን የማካሂደውን በቀጥታ ማለት ነው። እና በጣም አመሰግናለሁኝ ስለዛሬ ለነበረኝ